አዎ ማብሰል በደንብ ነው የምችለው እኔ አቶ ማብሰል ካለበሰልክ አትበላምና ማብሰል እችላለሁ ብዬ ነው የማስበው። ማብሰልም ያው ከብዙ ጊዜ ከአስር አመት ምናምን ሆኖኛል። ከቻልኩኝ ስለዚህ የምፈልገውን ንገር አብስዬ መብላት እችላለሁኝ። ማብሰል መቻል ደግሞ በጣም እጅግ አስፈላጊ ነው። ምክንያቱም በራሳችን አብልተን ይረዳናል ማለት ነው

አዎ ገንፎ በጣም ነው የምበላው በጣም ነው የምወደው እኔ ገንፎ የሆነ ጊዜ እንደው በጣም ነው የምወደው አሁንም ግን የሆነ ሰዓት የገጠመኝ አንድ ገጠመኝ ነበረ። ገንፎ ልሰራ ብዬ ከዛ በኋላ ግን ስሰራ ስሰራ አበላሸውት ምንድነው ያበለሸሁት? ጨው ሳልጨምር ሰራሁትና ከዛ በኋላ ሊጥ ነው ጣዕሙ በጣም ነው የሚያስጠላ የነበረ

አዎ ለስራ እጓዛለሁኝ ምክንያቱም ስራ ተጉዤ ነው የሚሄደው አስር ደቂቃ ሃያ ደቂቃ እጓዛለሁኝ ከዛ በኋላ የምጓዝበት ጊዜ ይኖራል። አሁን እንግዲህ ተጉዘን ነው እንግዲህ ብዙ ጉዞ አለ ለስራ እንግዲህ የእግር ጉዞ ይኖራል። የህሊና ጉዞም ይኖራል በተለያየ መንገድ ነው ተጉዘህ የምትሰራው እና የግድ እኔም ተጉዤ ነው ምሰራው ማለት ነው። በዛ ደግሞ እኔ እችግ ደስተኛ ነኝ።

በተቻለኝ መጠን ገንዘብ ለመቆጠብ እሞኮራለሁኝ ካገኘሁት የአንዳንድ ትንሽ የትንሽ የነገራችን። ለቀጣይ ህይወቴ ማጠራቀም እወዳለሁኝ እና የተሻለኝን እሞክራለሁኝ። በአሁን ሰዓት ግን በቆጠሩ አስጠልይ ሆኗል። ምክንያቱም ገንዘብ ያስቀመጥከው ቁጥር ቫልዩ ያለውን ነገር እየቀነሰ ስለሚሄድ ያስጠላል በጣም ማለት ነው።

አዎ የወተት ተዋጽኦ በጣም ነው የምወደው የወተት ተዋጽኦ ከሚባለው ነገር አንደኛ እርጎ ነው እርጎ አሁን አሁን በግልጽ ዛሬ ጾም ነው ያለ ግን። በአጠቃላይ ዝም ብዬ ስናገር ግን እርጎ በጣም እወዳለሁ ቅቤ እወዳለሁ በጣም። እንደገና ሌላ አይብም አይብም እወዳለሁ ምክንያቱም በጣም ቆንጆ ናቸው። ለህይወት እጅግ ጠቃሚ የሆነ ነገሮችን ንጥረ ነገሮች ስላሉዋቸው ማለት ነው። እወዳለሁ አዎ

እኔ የማስታውሰው ልዩ የሆነ በዓል እንግዲህ አንደኛ ፋሲካ በዓል ነው የተንሳያ በዓል ማለት ነው በጣም ልዩ ነው። ለኔ ከዛ መስቀል በዓል የጥምቀት በዓል። የልደት በዓል እነዚህ በጣም ልዩ የሆኑ ልዩ ባሎች ናቸው እኔ ማለት ነው። እና ሁሌም የማስታውሰው በአካባቢያችንም አቡነ ንገሪና እሚባል በዓል አለ። ሁሌም በየጊዜ እንደዚህ በጣም እወዳቸዋለሁ አስታውሳቸዋለሁ